የዛሬ የአየር ሁኔታው ቆንጆ ነበረ። በጊዜ ነበረ ፀሀይም የወጣችው ቀን ቀንም ያን ያህል በጣም ከባድ የሚባል ሙቀት አልነበረም መካከለኛ ነበረ። ቆንጆ አየር ነበረ ዛሬ ቀኑን ሙሉ አሁን ማታ ሆኗል። ማታውም ብዙም ብርድ የለውም። አሁን ላይ ስለዚህ ቆንጆና የተረጋጋ ደስ የሚል አየር ነበረን ዛሬ ማለት ነው። መልካም ነበረ። በጣም ከጠዋት እስካሁን ድረስ ቆንጆ ጊዜ አሳልፈናል።

እኔ ብዙ ጊዜ በስራ ቦታ የምጠቀመው ልብስ ቀለል ያለና ለመንቀሳቀስ የሚመቸኝ አይነት ልብስ ቢሆን ይመረጣል ኢንደዛ አይነት ልብስ ነው የምለብሰው። ብዙ ጊዜ ያው ጅንስ እለብሳለሁ ከላይ ደግሞ ቲሸርት አደርጋለሁ። ብዙም እኔ የምሰራው ስራ ያን ያህል የልብስ አለባበስ ግዴታ ፕሮቶኮልን መጠበቅ አለበት የሚል ባል አይነት ስላልሆነ ብዙም አለባበሴ ላይ አልጨነቅም። ግን ለመንቀሳቀስ የሚመቸኝ አይነት ልብሶችን እመርጣለሁ። በብዛት ደግሞ እኔ ለመንቀሳቀስ የሚመቸኝ ጅንስ አደርጋለሁ ከዛ ከላይ ቲሸርት አደርጋለሁ። ሌላው ደግሞ የማይጎረብጠኝን ጫማ ለመንቀሳቀስ ከወዲ ወዲያ ሊያንቀሳቅሰኝ የሚችል ጫማ ስኒከር እና የሚመች ድፍን ጫማ በተቻለኝ መጠን እንደዛ ለመጠቀም እሞክራለሁ። አንዳንድ ትልልቅ ስብሰባዎች ሲኖሩብኝ ትልልቅ ቢሮዎች መሄድ ሲኖርብኝ ከአለቆች ጋር መገናኘት ሲኖርብኝ ግን በደንብ የተስተካከለ ለቢሮ የሚመቹ አይነት ልብሶችን እጠቀማለሁ ማለት ነው። አመሰግናለሁ።

ብዙ ጊዜ ያው ስራዎቼን የምሰራው ቤት ውስጥ ነው አልፎ አልፎ ነው ወደ ውጭ መውጣት የሚጠበቅብኝ በእኔ ስራ። ግን እንደዛም ሆኖ ከስራ በኋላ ቤት ውስጥም ሆኜ ስራ ከሰራ በኋላ። እና ያው ራሴንም አዝናናለው ምናልባት ፊልሞችን ለማየት እሞክራለሁ። ከዛ ባለፈ ደግሞ ስራዬ ላይ ይጨምሩልኛል ብዬ የማስባቸውን ስኪሎች ለማዳበር ትሬሊንጎችን እወስዳለሁ። ጊዜ ካገኘሁ ደግሞ ያው ከቤተሰቦቼ ጋር እጫወታለሁ። የራት ጊዜ ከቤተሰቦቼ ጋር ለማሳለፍ እሞክራለሁ እንደዚህ እንደዚህ አደርጋለሁ ማለት ነው። ሌላው ደግሞ በጣም ሶሻል ሚዲያ እጠቀማለሁ እና ሶሻል ሚዲያ በብዛት ፌስቡክ እጠቀማለሁ። ስለዚህ እሱን እያየሁ ጊዜዬን አሳልፋለሁ ማለት ነው። እንደዛ ነው። እንደዛ በማድረግ ነው እኔ ጊዜዬን የማሳልፍም

ውሳኔ ላይ ጎበዝ አይደለሁም አይገርምም። ውሳኔ መስጠት ላይ በጣም ስቸገር ራሴን አየዋለሁ ብዙ ጊዜ በራሴ ቶሎ ውሳኔ መስጠት የሚገባኝ ነገሮች ላይ ውሳኔ አልሰጥም። ከሰዎች ጋር ባለኝ ግንኙነት በጣም ለውሳኔ ስቸገር አየዋለሁ ይሉኝታ የሚባል ነገር አለ። እሱ በጣም ሲያጠቃኝ አየዋለሁ እና የውሳኔ ሰው እውነት አይደለሁም። አንዳንዴ ስራ ጀምርና ከጓደኞቼ ጋር ወይ ከማውቃቸው ሰዎች ጋር እንደው መስራት ራሱ የማልፈልገውን ስራ ውሳኔ መስጠት ባለመቻሌ የተነሳ ያንን ስራ ስሰራ አገኘዋለሁ። ወይንም ደግሞ መገኘት የሌለብኝ ቦታ ራሴን ስገኝ አየዋለሁ እና በጣም የኔ ትልቁ ትልቁ ችግር የሚባለው ውሳኔ መስጠት ላይ ነው። እና እዛ ላይ በደንብ መስራት እንዳለብኝ ነው ሁሌም ራሴንም አማስገነዝበው። ቶሎ ውሳኔ አልሰጥም። ውሳኔ መስጠት ላይ በጣም ዘገያለሁ። በዛም በተጨማሪ ደግሞ ውሳኔ መስጠት እንዳለብኝ እያወቅኩኝ ቶሎ መወሰን እንዳለብኝ እያወቅኩኝ ውሳኔ ባለመስጠቴ ብቻ ጊዜንም ገንዘቤንም ራሴንም ሳጣ ራሴን ሁሌ አገኘዋለሁ። እና እንደው እዚህ ላይ ሰርቼ ራሴን ባሻሽል ብዬ ሁሌ የምመኘውና የማስበው ጉዳይ ነው ስለጠየቃችሁኝ አመሰግናለሁ

አዎ ፀጉሬን የመንከባከብ እንኳን ትልቅ ችግር አለብኝ። ግን ፀጉሬ በምንከባከብበት ሰዓት በጣም የፋፋ ፀጉር በጣም የሚግርም ፀጉር ሰዎች ራሱ የራስ ያንቺ ፀጉር ነው ብለው እስከ ማያምኑ ድረስ ርዝመቱ መፋፋቱ የፀጉይ ከለር ሁሉንም ነገር ይወዱታል። አሁን ላይ ግን ፀጉሬ በጣም ተበጣጥሶ በጣም እንክብካቤ የሚያስፈልግበት ሰዓት ነውና አሪፍ ጊዜ ነው የጠየከኝ በጣም አመሰግናለሁ። ፀጉሬን መንከባከብ እወድ ነበረ አሁን ከጊዜ ማጠር አንፃር እና በአንዳንድ ነገሮች ምክንያት ፀንጉሬን መንከባከብ። ግን አሁን ላይ ድጋሚ ወደ መንከባከቡ ተመልሼ ብዙ ነገር አስተካክላለሁ ብዬ አስባለሁ እንግዲህ። ያው አንተም ጥሩ ጊዜ ላይ ነው ይሄንን ጥያቄ ጠየከኝ እና ጽብሬን መንከባከብ አዎ እወዳለሁ። እወደዋለሁ ፀጉሬንም ከእኔ የማልፈው ደሞ በጣም ብዙ ሰዎች ፀጉር ይወዱታል ስለዚህ ድጋሚ ተንከባክበን ተንከባክቤ ድጋሚ እንዲረዝም እንዲፋፋ እንዲያምርብህ አደርጋለሁ ማለት ነው።

አዎ በመስመር ላይ ቪዲዮዎችን በጣም አዘውትሬ የምመለከተው እንደዛ ነው። እንደውም አሁን ላይ ቴሌቪዥን ማየት አቆሜያለው። ስለዚህ ሁሉም ቪዲዮዎችን የማየው በስልኬና በላፕቶፔ ነው በመስመር ላይ ማለት ነው። ብዙ ጊዜ ዩቲዩብ ላይ የተጫኑ ፖድካስት ቪዲዮዎችን እመለከታለሁ ፊልሞችን አያለሁ። ለኔ ይጠቅሙኛል ብዬ የማስባቸውን የትምህርታዊ የሆኑ ቪዲዮዎች እመለከታለሁ። የትምህርት ስራዎችን የትምህርት ኮርሶችን እዛ ላይ እመለከታለሁ። ስኪሎቼን ለማዳበር የሚጠቅሙኝ በጣም የብዙ ኮርሶችን እወስዳለሁ። እና በብዛት ጊዜዬን የማሳልፈው እዛ ላይ ነው።

ብዙ ጊዜ የተገደበ የምሳ ሰዓት የለኝም። እኔ የምሳ ሰዓቴ ያው ብዙ ጊዜ በራሴ ስለምሰራ እንደፈለኩኝ መጠቀም እችላለሁ ማለት ነው። ያውም ብዙ ጊዜ። ቋሚ ስራ ሲኖር ነው። የተገደበ የሰዓት አጠቃቀም የምሳ ሰዓት የሚኖረን። እኔ ደግሞ አብዛኛውን ጊዜ ራሴን ስራ ስለምሰራ የተገደበ አይደለም። ግን ምን ያህል ጊዜ ለምሳ ሰዓት ትጠቀሚያለሽ የሚሆን የሚል ከሆነ ጥያቄው? አንድ ሰዓትም ሰላሳ ደቂቃም ከአንድ ሰዓት በላይ በምጠቀምበት ጊዜ አለ ማለት ነው። አመሰግናለሁ

ብዙ ጊዜ በጣም የምመኘው ነገር ቢኖር ነገሮች እንደው ቢስተካከሉልኝ ቶሎ ቆንጆ ስራ ቢኖረኝ፣ ቶሎ መጀመር የምፈልገው ነገር በየቦታው መጎብኘት፣ በየቦታው ጉዞ መሄድ፣ ሀገር ማየት፣ ገዳማትን መጎብኘት፣ ሀገር ውስጥ በጣም ኢትዮጵያ ውስጥ የሚጎበኙ ቦታዎች መንፈሳዊ ቦታዎች በጣም የሚገራርሙ ቦታዎች እንዳሉ በታሪክም ሰዎችም ሲያወሩ እሰማለሁና ብዙም ተጓዥ አይደለሁኝም፤ ሄጄ አላውቅም ምናልባት ቅርብ ጊዜ ወደ ደብረዘይት ተጉዤ አውቃለሁ እዛ አውቃለሁ ለጉብኝት ከዛ ውጪ ግን ከአዲስ አበባ ብዙ ወጥቼ የማቅ ሰው አይደለሁኝም፤ ግን ደግሞ በጣም የምወደው ነገር እና ማድረግ የምፈልገው ነገር ቢኖር ተጓዥ መሆን ነው፤ መጎብኘት ሀገሬን መጎብኘት እፈልጋለሁ፤ ከሀገሬን ጎብኝቴ ከጨረስኩ በኋላ ደግሞ ውጭ ሀገር ሁሉንም ቦታዎች መጎብኘት እፈልጋለሁ። አመሰግናለሁ

በጣም በሚያሳዝን ሁኔታ እድል የለኝም እድለኛ አይደለሁም። በጣም ቢሆኑልኝ ቢሳኩልኝ። ብዬ የምመኛቸው ነገሮች ተሳክቶልኝ በህይወቴ አያውቁም ስለዚህ አይደለሁኝም። በጣም በእርግጠኝነትም የምመልሰው ነገር ቢኖር እድለኛ ለመሆኔን ነው ማለት ነው። ስለዚህ ለጠየቀኝ ለጠየቀኝ ጥያቄ እድል ኖሮኝ አያውቅም። የምሞክራቸው የምፈልጋቸው ነገሮች። ወይንም ደግሞ እንደው ሳላስበው እንደ ሰው ሳላስበው ይሄ ሆነልኝ። የምለው ነገር በህይወቴ ገጥሞኝ አያውቅም። እኔ በጣም ይገርመኛል እንደው አንዳንድ ሰው ታድሎ ሳያስበው ነው ነገር የሚሳካለት። በእኔ ግን አስቤውም አልሜውም። እንደው ፈልጌውም ተሳክቶልኝ አያውቅም ምንም ነገር። አመሰግናለሁ ስለጠየከኝ

በምን ትመገባለህ ነው የሚለው? ጥያቄው ኢትዮጵያዊ ነኝ ኢትዮጵያዊ ደግሞ የሚመገበው ምግቡን በብዛት በብዛት በእጃችን ነው የምንመገበው የምንመገበው የምግብ አይነት ራሱ በእጃችን እንድንመገበው ያደርገናል ማለት ነው። መጀመሪያ እንጀራ የሚባል ነገር አለን ስለዚህ እንጀራውን መቆረስ አለበት ከወጥ ጋር ማጣበቅ አለብን። ከዛ ደግሞ ጠቅልለን መጉረስ አለብንና ስለዚህ አብዛኛው የኢትዮጵያ ህዝብ የሚመገበው በእጁ ነው። እኔም በምን በምንሽ ትመገቢያለሽ ብለህ እንደጠየከኝ በእጄ ነው የምመገበው። አልፎ አልፎ ደግሞ እንደ መኮረኔ ፓስታ የመሳሰሉ ምግቦችን ስትጠቀም በማንኪያ እና በሹካ እጠቀማለሁ ማለት ነው። አመሰግናለሁ

ውይ በጣም በጣም እንደውም አንዱ ትልቁ ኳሊቲዬ ከስራ ባልደረቦቼ የጋብቻ ሳይሆን ከማንኛውም ካገኘሁት ሰው ጋር ጥሩ የሆነ ግንኙነት መመስረት እችላለሁና። በትክክል ጥሩንም እውነት አለኝ ከስራ ባልደረቦቼ ጋር እንዲሁም ደግሞ በዙሪያዬ ካሉ ሰዎች ጋር ጥሩ ግንኙነት አለኝ። ከዛም በተጨማሪ ደግሞ አዳዲስ ከምትተዋወቃቸው ሰዎች ጋር ለስራም አዳዲስ ከሚሰሩ ሰዎች ጋር ቶሎ የመግባባትና ቶሎ ቤተሰባዊ እንዲሰማቸው ከእኔ ጋርም ቀለል ብሏቸው እንዲሰሩ የማድረግ ትልቅ ብቃት አለኝ ብዬ አስባለሁ። ይሄንን ደግሞ ያወቅኩት ጓደኞቼ ይነግሩኛል ከዛ በተጨማሪ ደግሞ የሚተዋወቁኝም ሰዎች እስኪገርማቸው ድረስ ነው። የሚገርሙኝ እና በዚህ እንኳን በጣም ነው የምተማመነው አመሰግናለሁ። ስለጠየከኝ

ሌላው ኧ በጣም የማልችለው ነገር ኧ በገበያ ዋጋ መደራደር አልችልም። ኧኧ ምንድነው የማደርገው መጀመሪያ ቀድሜ ምን ያህል እንደሆነ እጠይቃችኋለሁ። ከዛ በኋላ ዋጋውን ይሰጡኛል አትቀንሱልኝም ምናምን እላለሁ የማይቀንሱልኝና እቃውን ከወደድኩትና ገንዘቡ ካለኝ ከፍዬ እወስዳለሁ። ገንዘቡ ከሌለኝ ግን እንደዚህ ተከራክሬ ምናምን አስቀንሼ የመግዛት ነገሩ ኔጋ የለም። በቃ ጥዬ እሄዳለሁ ወይንም ሌላ ቦታ እሞክራለሁ። ኧ ብዙ ቦታ አልዞርም የሆነ ቦታ አያለው እንደዛ ዋጋ ውድ የሚሆንብኝ ከሆነ። በቃ እተወዋለሁ ወይ ሌላ ጊዜ ገንዘቡን ሲይዝ መጥቼ እገዛዋለሁ ማለት ነው።

አይ፣ በቤቴ የተለየ የምለው መቀመጫ የለኝም። ያገኘሁት ወንበር ላይ ነው የምቀመጠው፤ የሚመች ወንበር ይሁን እንጂ እሱ ላይ ተቀምጬ ስራ የምሰራው ካለ ምግብ የምመገብም ከሆነ፣ ማርፍም ከሆነ፣ እዛ ላይ ነው የምቀመጠው እንጂ የተለየ ለኔ ተብሎ የተዘጋጀ መቀመጫ ቤቴ ውስጥ የለም። ሌላው ደግሞ ምናልባት መቀመጥ የምወደው መሬት ላይ መቀመጥ ደስ ይለኛል። ላይም ቁጭ ብዬ ማንበብ፣ ፊልም ማየትም ካለብኝ ፊልም ማየት ምናምን እንደዛ አደርጋለሁ እንጂ በቤቴ ውስጥ ከሰው የተለየ መቀመጫ የለኝም። አመሰግናለሁ

አድርጌ አውቃለሁ አውቃለሁ ለማለት ያህል ብቻ ግን አዘውትሬ የምጠቀመው በቮይስ ጥሪ በቴክስት እና በኖርማል ጥሪ ነው እንጂ የማደርገው የቪዲዮ ጥሪ ተጠቃሚ አይደለም። ብዙም አይመቸኝም ለምን እንደሆነ አላውቅም። ምን አልባት በጣም አስቸኳይና ማድረግ ካለብኝ አድርግ ይሆናል እንጂ። አዘውትሬ ቪዲዮ ጥሪ የማደርግ አይነት ሰው አይደለሁኝም። ስለዚህ ለዚህ ጥያቄ ብቁ ነኝ ብዬ አላስብም። የቪዲዮ ጥሪ አድርጌ አውቃለሁ ግን በቃ ግዴታ ስለሆነብኝ ብቻ አልወድም ጭራሽ ማለት ነው አመሰግናለሁ።

ጓደኞቼ ቢሳቡ ይሄንን ጥያቄ ስትጠይቀኝ እንዴት ይስቁ ነበር እንዴት ይገርማቸው ነበር መሰለህ። ምክንያቱም ጓደኞቼ ቤተሰቦቼ ሁሉም ያውቃሉ ገብቶ እንደማልበላና ገብቶ መብላት እንደማልወድ ማለት ነው። ስለዚህ ገብቶ አልበላም ገብቶ አልወድም። እንደው ግዴታም ቢሆን በልቼ አላውቅም። ከልጅነቴ ጀምሮ የማልወደው የምግብ አይነት ቢኖር አንዱ ገንፎ ነውና የገንፎ ተመጋቢ አይደለሁኝም። ጓደኞቼ ሁሌ በቃ እባክሽ ገንፎ ብይ ይሉኛል እናቴን ትለኛለች። አብዛኛው ሰው እንድበላ ይጋብዘኛል እንደሚጣፍጥ ይነግሩኛል። እኔ ግን በቃ እኔ ለምን እንደሆነ አላውቅም። ደስ አይለኝም ገንፎ ነክ ነገር ሳየው ራሱ ነው ደስ የማይለኝና። የእሱ ተመጋቢ አይደለሁም ስለዚህ ትክክለኛው ጥያቄ አይደለሁም ማለት ነው። ለዚህ ጥያቄ ገፎ አልበላም ለማለት እወዳለሁ አመሰግናለሁ።

ከመስኮት ጎን መቀመጥ ትወዳለህ ወይ የሚል ጥያቄ ነው የመጣልኝ? አዎ ደስ ይለኛል ከመስኮት ጎን መቀመጥ እንደዛ ማድረግንም አዘወትራለሁ። የትኛውም ቦታ በሆነ ለምሳሌ ቤት ውስጥ ሆኜ ሊሆን ይችላል። ቢሮ ሆኜ ሊሆን ይችላል አንዳንድ ቦታዎች ሆኜ ሆኜ ሆነል ሊካፍ ሆነል ሊሆን ይችላል። ደግሞ በብቻዬን ከሆንኩኝ። ከመስኮት ጎን ተቀምጬ ያለውን ነገር ማየት ከውጭ የሚከናወነውን ነገሮች ለማየት ይጠቅመኛል አካባቢዬንም ለመቃኘት ይጠቅመኛል። ሀሳቤንም እንደው አንድ ቦታ ላይ ለማድረግ ይጠቅመኛል ማለት ነው። ከዚህ በተጨማሪ ደግሞ ታክሲ ውስጥም ሲሆን በህዝብ ማመላለሻ መኪናዎች ውስጥም ስገባ እንዲሁ የምመርጠው የመጀመሪያ ምርጫዬ ከመስኮት ጎን መቀመጥን ነው ማለት ነው። ስለዚህ ይሄ ነገር እኔን የሚመለከት ጥያቄ ነው። ሁሌም አብዛኛውን ጊዜ እድሉ ከገጠመኝ እንደዛ ነው የማደርገው። አመሰግናለሁ በጣም

አዎ በሰአት የምደርስ ሰው ነኝ በጣም ቆንጆ ጥያቄ ነው የጠየከኝ በተቻለኝ መጠን በሰአቴ ለመድረስ የምሞክር ሰው ነኝ። ምናልባት እንኳን በሰአቴ መድረስ ባልችል በወቅቱ ሰዓቱ ከመድረሱ በፊት ቀደም ብዬ ሃያ ደቂቃም አስር ደቂቃም ላረፍድ እችላለሁ ብዬ ይቅርታ የምጠይቅ ሰው ነኝ እንጂ። በተለምዶ ኢትዮጵያ ሀበሻና ቀጠሮ የሚባል ነገር አለን እንደዛ አይነት ሰው አይደለሁኝም። በሰአት ለመድረስ የምትል ሰው ነኝ። በተጨማሪም ደግሞ እንደው በጣም አስገዳጅ ሁኔታዎች ካልገጠሙኝ በስተቀር እደርሳለሁ። አለበለዛ ደግሞ ቀደም ብዬ ለቀጠሩኝ ሰዎች ሰአቱን ትንሽ ገፋ እንዲያደርጉልኝ የምጠይቅ አይነት ሰው ነኝ። አመሰግናለሁ በጣም ቆንጆ ጥያቄ ነው።

አዎ ሻማ ማብራት በጣም ነው የምወደው። ደስ ይለኛል ሻማ ማብራት እንደውም አሁን አሁን መብራት እየጠፋ አይደለም እንጂ እኛ አገር በፊት በፊት ግን በስማም በጣም ነበረ መብራት የሚጠፋው እና በዛ ሰዓት ያው በሳምንት ሁለቴም ሶስቴም መብራት ይጠፋብን ስለነበረ በዛ ሰዓት ቀደም ብለን ወጥተን ሻማ ገዝተን ከዛ በኋላ ሻማ አብረተን ማንበብም ካለብኝ በሻማ አነባለሁ እንደዛ እንደዛ አይነት ነገሮች አሉ። አሁን ላይ ግን እሱ ነገር የለም መብራትም ቶሎ ቶሎ አይጠፋብንም። ግን ደግሞ በቃ ያው ቤተክርስቲያንም ስንሄድ እዚህም ስንሆን ቤትም ስሆን አልፎ አልፎ ሻማ መብራት ደስ ይለኛል። እንደው የሻማ ጊዜ ራሱ ቢኖረኝ የራሴ ቤት ሲኖረኝ የማደርገው ነገር ይመስለኛል ወደፊት እና የሻማ ቀን የሚኖረኝ ይመስለኛል በቃ በሻማ ብቻ ሜዲቴት እያደረኩኝ የምቆይበት ማለት ነው። እና እንደዛ አይነት ጊዜዎች ቢኖሩኝ ሁላ ደስ ይለኛል ከሻማ ካለኝ ፍቅር የተነሳ ማለት ነው። በትክክል ሻማ ማብራት ትወዳለህ ለሚለው ጥያቄ አዎ እወዳለሁ ነው መልሴ። አመሰግናለሁ በጣም

አዎ በጣም ነው ደስ የሚለኝ ቅመማ ቅመም ብዙ ጊዜ የመመገቡ እድል የለኝም እንጂ። አልፎ አልፎ ቅመማ ቅመም የበዛበት ነው የምወደው በጣም። ኢትዮጵያ ውስጥ ስንኖር ያው ሽሮአችንም ቅመማቅመም በጣም የበዛበት ነው። በርበሬያችንም እንደዛው ቅማቅም ቅመማ ቅመም አለበት ከዛ በተጨማሪ ደግሞ ምግብም ስንሰራ ቅመማ ቅመምን በደንብ ጨምረን ነው የምንሰራው። እና ከዛ ከዛ አንፃር ቅመማ ቅመም እንግዲህ የእለት ተእለት ኑሪያችን ውስጥ ያለ የምግብ አይነት ነው። መግባችን ውስጥ አለ ሻያችን ውስጥ አለ መግባችን ውስጥ ሁሉ ነገራችን ውስጥ አለና ደስ ይለኛል። እንደዛ ነው እንግዲህ አመሰግናለሁ በጣም።

ብዙም ያልበዛ ቢሆንም አመርጣለሁ ተመጣጣኝ ሙቀትም ቅዝቃዜም ባይበዛብ መጠኑ ቢሆን ለጤናዬም ይስማማኛል ደስ ብሎኝም ተስማምቼም እኖራለሁ ማለት ነው። ሙቀቱ በጨመረ ቁጥርም ጤናዬ ሲታወክ አየዋለሁ። ቅዝቃዜም በበዛ ቁጥር ደግሞ እንደዛው። ስለዚህ በጣም ያልሞቀ በጣም ያልቀዘቀዘ መካከለኛ ቢሆን እመርጣለሁ ማለት ነው። ለጤናዬ እንደዛ ነው። እንግዲህ በእኔ በኩል ያለው ሌላው ደግሞ እግዚአብሔር ይመስገን ኢትዮጵያ ለዚህ የተመቸች ሀገር ነች። እና ሙቀትም በጣም የለም። ቅዝቃዜም እንደዛው ማለት ነው። እና እንደውም አሁን አልፎ አልፎ ቅዝቃዜው ትንሽ ከበድ ብሎ ነበር። አንድ ሰሞን አሁን ግን ተስተካክሏል። እና እግዚአብሔር ይመስገን አንዳንድ ኢትዮጵያ ውስጥ ስንኖር። ይሄ ነገር በጣም ታድለናልና ምንም የበዛ ነገር የለም። እዚህ አመሰግናለሁ በጣም

አዎ ግጭቶችን ማስተካከል በደንብ ነው የምችለው። አንዱ እንደውም ጥሩ ኳሊቲ ብዬ የማስበው እሱን ነው። ምክንያቱም ከሰዎች ጋር በጣም የመግባባት ክህሎቱም ስላለኝ። እንደዚህ አይነት ግጭቶች በሚነሱበት ሰዓት በሰዎች መካከል። ጣልቃ ገብቼ ለማስታረቅ ብዙዎቹንም ማስታረቅ ችያለሁ ልክ እንደ ትልልቅ ሰው ማለት ነው። ብዙዎችንም ማግባባት ችያለሁና። አንዱ ልምዴ ስለሆነ አንዱ ችሎታዬ ስለሆነ። አይከብደኝም እግዚአብሔር ይመስገን የተሳኩልኝም አሉ ረጅም ጊዜ ተጣልተው የሚያውቁ ሰዎችን ማግባባትና ድጋሚ እንዲነጋገሩ ማድረግ ትችያለሁ። ይቅርታ እንዲጠያየቁ ማድረግ ትችያለሁ። በራሴና በሌላ ሰዎችም መሃል። ይቅርታ ተበድዬም ራሱን ማረኝ ማሩኝ ይቅር በሉኝ ብዬ። በእኔና በሌሎች ሰዎች የመሃል ያለን ግጭቶች ማስተካከል ችያለሁ። እንዲሁም ከእኔ ውጪም በሌሎች ሰዎች መሃል ያለን ግጭቶች ማረጋጋት እችላለሁና። እውነት ለመናገር ይሄ ነገር ይዋጣልኛል። በትክክል ማስተካከል እችላለሁ ማለት ነው። አመሰግናለሁ

ደስ የሚል ጥያቄ የጫማዬ ቁጥር ሰላሳ ሰባት ተኩል አካባቢ ነው የማደርገው። በብዛት ድፍን ጫማ ምናምን ሲሆን ሰላሳ ሰባት ቁጥር ይበቃኛል። እንደዚህ አልፎ አልፎ ደግሞ ነጠላ ጫማ ምናምን ሲሆን ሰላሳ ሰባት ተኩል ነው የማደርገው ማለት ነው። እንደዛ ነውና መካከለኛ እግር ነው ያለኝ። መካከለኛ ጫማ ቁጥርን ነው የምጠቀመው ማለት ነው። የጫማ ቁጥር ደስ ይላል በጣም አይደል አመሰግናለሁ በጣም ግን።

አካባቢውን ይወዱታል ወይ የሚል ጥያቄ ነው? እውነት ለመናገር ይሄ አካባቢ ተወልጄ ያደኩበት አካባቢ ነው። እኔ ግን አልወደውም ምክንያቱም ደስ የሚል ስሜት የነጻነት ስሜት አይሰማኝም ሁሌ የታፈንኩ ነው የሚመስለኝ። ሁሌ የተያዝኩ ነው የሚመስለኝ። እና እግዚአብሔር ቢፈቅድልኝ ቤተሰቦቼ ከዚህ አካባቢ መራቅ አይፈልጉም እነሱ በጣም አካባቢውን ለምደውታል ሰዎቹን ለምደዋቸዋል አብረዋቸው የሚኖሩ ጎረቤቶቻቸውን ይወዷቸዋል። ስለዚህ እንደው እግዚአብሔር ይፈልግልኝ የእነሱን ቤት እዚሁ እንዳሉ አስተካክዬላቸው። እኔ ግን ፈጣሪ ቢፈቅድ እንደው እግዚአብሔር ከፈቀደልኝ ቶሎ ብዬ ከዚህ አካባቢ ራቅ ብል ደስ ይለኛል። አካባቢዬን እውነት ለመናገር አልወደውም አካባቢዬን ሁሌም መቀየር ነው የምፈልገው። ከዚህ አካባቢ መራቅ ነው የምፈልገው ምክንያቱም ደስ የሚል ስሜት አይሰማኝም እዚህ አካባቢ የነጻነት ስሜት አይሰማኝም ሁሌ ቤት ስሆን በሬን ቆልፌ ነው የምቀመጠው በሬን ዘግቼ ነው የምቀመጠው። ከዛ ከዛ አንፃር ከነፃነት ጋር ነው። የማያይዘው እና ትልቁ ህልሜ ትልቁ እቅዴ ከዚህ አካባቢ ሄጄ የራሴን ኑሮ የምጀምርበት ጊዜ በጣም ነው የሚናፍቀኝ። አመሰግናለሁ በጣም

ጥፍልህን ትቆረጣለህ በጣም ደስ የሚል ጥያቄ ነው። ብዙ ጊዜ ጥፍሬን ማሳደግ እውነት ለመናገር እወዳለሁ ጥፍሬም ስለሚያምር ጥፍሬን በደንብ አሳድጋለሁ በቃ በደንብ የእጄን ማለት ነው። የግሬን ጥፍር ግን ቶሎ ቶሎ ነው የምቆረጠው የእጄን ጥፍር ግን በደንብ ረጃጅም ሆኖ ጥፍር ቀለም አልቀባም ግን የእጄን ጥፍር በጣም ነው የማሳድገው። ግን ያው አንዳንዴ ልብስም ሳጥብ ሊሆን ይችላል ስራ ስብራ ስብር ይልብኛል በዛ ሰዓት ያው መቁረጥ ግዴታ ስለሚሆንብኝ በዛ ሰዓት በደንብ እቆርጣለሁ አስተካክለዋለሁ እኩል አደርጋቸዋለሁ ማለት ነው ጥፍሮቼን። ጥፍርን ትቆረጣለህ ወይ? አዎ ቆረጣለሁ። ግን አድጎ አድጎ ሲበቃው ነው የምቆረጠው የእጄን ጥፍር። የእግሬን ጥፍር ግን በየጊዜው ትንሽ አደግ ካለ ምክንያቱም ድፍን ጫማም ተጠቃሚ ስለሆንኩኝ ከድፍን ጫማ ጋር ደግሞ ስለማይመቸኝ ጥፍሬ የእግሬን ጥፍር ትወርፍን ቆርጠዋለሁ። የእጄን ጥፍር ግን አሳድጌ አሳድጌ ያው ራሱ ሲቆረጥ ወይም ደግሞ በጣም ከረዘመ እቆርጠዋለሁ። አመሰግናለሁ በጣም

የዝናብ ውሃ ትሰበስባለህ ወይ ታጠራቅማለህ ወይ ነው? አዎ! እ-በደንብ ደግሞ ክረምት ሲሆን ኢትዮጵያ ውስጥ ደስ የሚለው ነገር አንዱ ምንድነው? በቃ! እም- ውሃም እም- ብዙ፣ ብዙ ጊዜ እየመጣች አይደለም ያለችው እና እ ክረምት ሲሆን በቃ! ዝናብ ውሃ ምንም ነው የማንቸገረው፤ ምክንያቱም ሳፋዎች እንደናለን፣ ያንንን ነገር በቃ ባልዲዎች እንደቅናለን፣ በርሜል እንደቅናለን በዛ ላይ አሸንዳለን አለን። እ በአሸንዳው በኩል አድርገን በጣም የሚፈሰውን ውሃ አጠራቅመን፣ እ ልብስ እናጥብበታለን፣ ቤት እንወለውልበታለን፣ ግቢ እናጥብበታለን። በቃ! ማንሰራበት፣ ገላችንን መታጠብ ካለብን፣ ለአገላችንን መታጠብበታለን። በቃ! ቤት እንወለውልበታለን፣ ለሽንት ቤት እንጠቀመዋለን። ስለዚህ፣ ዝናብ ሲኖር፣ ውሃም ኖረችም፣ አልኖረችም የዝናብ ውሃ አጠራቅማለሁ። ደስ ብሎኝ ነው ደግሞ የማደርገው። አመሰግናለሁ።

አዎ የወተት ተዋጽኦችን አብዛኞቹን ነገሮች እጠቀማቸዋለሁ። ወተት ራሱ በደንብ ይሄ ታልቦ ከላሚቷ ታልቦ የሚመጣው እሱን አፍልቼ መጠጣት በጣም ነው የምወደው በጣም ነው የሚመቸኝ። ምንም ያልተቀላቀለበት ንጹህ ወተት ካገኘው በቃ ደስ ነው የሚለኝ ከዛ ደግሞ አይብ ሆኖ ወተቱ ራሱ አይብ ሆኖ ሲመጣ ከምግብ ጋር ከዶሮ ወጥ ጋር ከስጋ ጋር በጣም በጣም ነው የሚጣፍጠው። ራሱ ቅቤው ተንጦ ቂቤው ወጥቶ ራሱ ንጹህ ከተገኘ በጣም ደስ ነው የሚለው በጣም ነው የሚጣፍጠው። እሱንም ሌላ ደግሞ እርጎ ተደርጎ ራሱ እርጎ ራሱ እንዴት እንደሚጣፍጥ እና ንጹህ ነገር ካገኘው የወተት ተዋጾኦ ምግቦችን በጣም በጣም ነው የምወደው። ደሞ ራሱ ቅቤው ራሱ ፀጉሬን ለመንከባከብ ፀጉሬን ተቀብቼ ፀጉሬን ስታጠበው ፀጉሬ ራሱ እንዴት እንደሚያምርበት። ስለዚህ የወተት ተዋጾዎችን እበላለሁ ለፀጉሬም እጠቀማለሁ ለመዋቢያም እጠቀምበታለሁ። በጣም አንደኛ ነው ለኔ አመሰግናለሁ በጣም

የምትወደው መተግበሪያ ምንድነው ነው የሚለው ብዙ ጊዜ የምወደው መተግበሪያ ቴሌግራምን ነው ቴሌግራምን ከጓደኞቼ ጋር በደንብ ለመገናኘት የምትጠቀመው እሱን ስለሆነ ማለት ነው ሌላው ደግሞ ከመተግበሪያ የምወደው ክሮምም ደስ ይለኛል ክሮምም የተለያዩ ነገሮችን በቀላሉ ለማ እንትን ለማግኘት ይረዳኛል ማለት ነው እንደዚህ እንደዚህ አይነት ያሉ መተግበሪያዎች ደስ ይሉኛል አሁን ላይ ደግሞ ከኤአይ ጋር የተገናኙ መተግበሪያዎች አሉ ለምሳሌ ቻት ጂፒቲ ራሱ አለ ሌሎችም ብዙ አሉ ለኤዲቲንግ የምንጠቀምባቸው አሉ እነዚህ እነዚህ አይነት መተግበሪያዎችን ከእለት ከእለት ኑሮዬ ጋር አብረው ይሄዳሉ ስለዚህ ወድጃቸው መርጫቸው ነው የምጠቀመው በመጀመሪያ ደረጃ ግን በጣም የምጠቀመውና ረጅም ሰዓት ከሰው ጋር የምገናኝበት የስራ ስብሰባ ሲኖረኝ የስራ ሚቲንግም ሲኖረኝ ሌሎችም ነገሮች ሲኖሩኝ የምትጠቀመው በቴሌግራም ስለሆነ የመጀመሪያ ምርጫዬ ቴሌግራም ነው አመሰግናለሁ።

የምወደው የስፖርት አይነት ኳስ ነው የምወደው መመልከት ከሆነ ማለት ነው። ለማየት ከሆነ የምወደው የስፖርት አይነት የኳስ ጨዋታ በጣም ነው የምወደው። አሁን ላይ የአፍሪካ ዋንጫ በጣም በጣም ከምወደው ከልጅነት ጀምሮ የምከታተለው ነው። የአለም ዋንጫ፤ እንዲሁም ደግሞ ኢትዮጵያ ብሄራዊ ቡድን ካለበት፤ ደግሞ እሱ የሚጫወት ከሆነ ደግሞ፤ በቃ እንደው ባያመልጠኝ ደስ ይለኛል፤ ቀንደኛ ደጋፊ ነበርኩኝ በፊት። እንደዚሁ ዜናዎች ምናምንም አያለሁ። ደግሞ የስፖርት ዜናዎች የእንግሊዝ ፕሪሚየር ሊግን አያለሁ። ሻምፒዮንስ ሊግን እንደዚህ እንደዚህ የመሳሰሉ ነገሮችን፤ ከእግር ኳስ ጋር የተያያዙ ዜናዎችን መስማት፤ ማዳመጥ፤ ስፖርት እሱን ስፖርት ስለምወደው ደስ ይለኛል ማለት ነው። ሌላው ሩጫ ደስ ይለኛል። ሩጫ አምስት ሺህ፤ አስር ሺህ፤ ኢትዮጵያውያን አትሌቶቻችን፤ በአለም በጣም ትልልቅ ድል ያስመዘገቡበት ነው። ማራቶን፤ ሶስት ሺህ መሰናክል፤ ስምንት መቶም ጭምር ማለት ነው። እና የአትሌቲክሱም የሩጫውም እንደዚሁ በጣም የአለም ሻምፒዮና እና ኦሎምፒክ ሲኖር አያመልጠኝም ማለት ነው። ኢትዮጵያውያንን ለማየት ስለዚህ የመጀመሪያ ምርጫዬ ኳስ ነው። ከዛ ሲቀጥል ደግሞ ሩጫ እንደ ኢትዮጵያዊነቴ ያስደስተኛል አመሰግናለሁ።

ኮከቦችን መመልከት ትወዳለህ ወይ? ነው የሚለው ዊ በጣም በጣም። አሁን ላይ በደንብ እንደውም የኮከቦች ሚስጥር እየገባኝ ሲመጣ ሚስጥር የፀሀይ ሚስጥር እየገባኝ ሲመጣ በደንብ ማየት ጀምሬያለሁ። ምክንያቱም እነሱን ሳያቸው የእግዚአብሔርን ድንቅ አፈጣጠር፣ የእግዚአብሔርን ድንቅ ነገር የሚያሳዩኝ ስለሆኑ በጣም ነው የምደነቀው በጣም ደስ የሚል ሀሴትን ነው የማደርገው። እና አሁን ላይ አውቄው ኮከቦችን አውቄያቸው ደስ ብሎኝ ስለምመለከት ደስተኛ ነኝ በጣም ነው የምወዳቸው። እንደውም ወደፊት በቃ እሱን በደንብ ሊያሳየኝ የሚል ይችል አካባቢ የተፈጥሮ ሁኔታውም የተመቸ አካባቢ ብኖርና በደንብ ከተፈጥሮ ጋር ከፈጣሪ ጋር የሚያገናኘኝ ሰፈር ብኖር ኮከቦችን ለመመልከት የሚመች አይነትም ሰፈር ቢኖረኝ በጣም እመርጣለሁ እወዳለሁ። ጥያቄው ግን በጣም ቆንጆና የምወደው ጥያቄ ስለተጠየቅኩኝ አመሰግናለሁ

አዎ እሳት ማንደድ እንዴ በደንብ ነው የምችለው። እሳት ማቀጣጠል በደንብ ነው የምችለው። እንደውም አሁን ላይ ስቶባችን ተበላሽቷል እና ከሰል እያቀጣጠልን ነው ወጥ የምንሰራው። ምግብ የምንሰራው ሻይ የምናፈላው ቡና የምናፈላው ሻይ የምናፈላው ሌሎች ስራዎችንም የምንሰራው በከሰል ነው። ስለዚህ በቀን እንጨት ቀጫጭን አድርጌ እሰነጥቃለሁ። ክብሪት አዘጋጃለሁ ከዛ ከሰሉን አስቀምጥና እሳቱ ላይ እንጨቱን አድርጌ ቀስ ብዬ ወረቀት አድርጌበት ወይንም ላስቲክም ከሆነ ወይንም ሻማ አደርግበትና እሳቴን ቀስ ብዬ አያይዛለሁ ከዛ በኋላ ንፋስ ላይ አስቀምጠዋለሁ በደንብ ይያያዝልኛል። ከዛ ስራዬን እሰራለሁ ማለት ነው። ጥያቄው እንግዲህ ይኸው ከነማስረጃው ነው የተናገርኩትኝ እሳት ማንደድ ትችላለሁ ወይ ነው የሚለው? አዎ በደንብ እችላለሁ አመሰግናለሁ

አዎ የህዝብ ማመላለሻ እጠቀማለሁ። እኛ ሀገር አንድ ሚኒባስ የምትመስል ታክሲ እኛ ታክሲ ነው የምንላት ግን አስራ ሁለት ሰው ትጭናለች መሰለኝ። በብዛት እሷን ታክሲ ነው የምጠቀመው። እሷም ያው የህዝብ ማመላለሻ አይደለች እሱን ነው ሁሌም በቃ አዘውትሬ ውጭ የምወጣ ከሆነ እሱን ነው የምጠቀመው። አልፎ አልፎ ደግሞ እንደዚህ ሰው የማይበዛ ከሆነ እና ራቅ ያለ ቦታ መሄድ ከሆነ ባስ እጠቀማለሁ። ከዛ ባለፈ ደግሞ ክፍለ ሀገር እንደዚህ ገዳምም የመሄድ አጋጣሚም ምንም ሲኖረኝ ደግሞ የህዝብ ማመላለሻ አውቶቢስ የሚባል አለ። እና እሱን እጠቀማለሁ ስለዚህ። በለተለት እንቅስቃሴ የህዝብ ማመላለሻ እጠቀማለሁ የትም ቦታ ለመሄድ ከእሱ ውጪ ሌላ አማራጭም የለኝም። እና የዘወትር ተጠቃሚ ነኝ ለማለት እወዳለሁ። አመሰግናለሁ

አይ ምግብ ገዝቼ መንገድ ላይ ለመብላት ምናምን ከሆነ አይ አላደርገውም እንደዛ አድርጌ አላውቅም። በጣም ነው የምፈራው መንገድ ላይ መብላት ለምን እንደሆነ አላውቅም። ግን ደግሞ ምናልባት ወደ ቤት እየተመለስኩኝ ከሆነ አልፎ አልፎ ምን አደርጋለሁ? አሁን ለምሳሌ ዳቦ ቤት ካለ ዳቦ ገዝቼ መንገድ ላይ አልበላም ግን ወደ ቤት ይዤላችሁ እሄዳለሁ። እንደዛ እንደዛ አይነት ነገሮች አብዛኛውን ጊዜ አድርጌ አቃለሁ። ግን ደግሞ በየመንገዱ ምግቦች አሉ ቁጭ ብለን የምንመገብባቸው አሉ አሁን እንደውም ዘመናዊ እየሆኑ። ቁጭ ተብለው ወንበርም የተዘጋጁ ቱርክ ፊልም ላይ ነበር የማየው እንደዚህ አይነት ነገር እና እንደዚህ አይነት ነገሮች አሉ ኢትዮጵያ ውስጥም አሁን እየመጡ ነው። ግን ተጠቅሜያቸው አላውቅም። እመሰግናለሁ።

የምወደው የሙዚቃ አይነት እንደው ከተቻለ አሁን ላይ አሁን ላይ ነው የምልህ አሁን ላይ መዝሙር ነው በደንብ የማዳምጠው መንፈሳዊ መዝሙሮችን አዳምጣለሁ። ከዛ በተረፈ ደግሞ ፍሪኮንሲ ነክ የሆኑ ከተፈጥሮ ጋር የሚያገናኙኝ ክላሲካል የሆኑ ሙዚቃዎችን እነሱን ለማዳመጥ ለመስማት እንደውም በየስራ ስራዬንም ራሱ እየሰራሁ እነሱን ከፍቼ ትንሽ አይምሮዬንም ዘና ያደርጉታል ሰውነቴንም ዘና ያደርጉታል ማለት ነው። በፊት በፊት በጣም እንግሊዘኛ ሙዚክ እሰማ ነበረ አማርኛም እንደዚህ አዳዲስ የወጣ ዘፈን በቃ አይቀረኝም ነበር። ሀገርኛውም ፖፑም ሮኩም በቃ ሁሉም ታዋቂ የሚባሉ ዘፋኞች የዘፈኑት ዘፈን አዳዲስ ሲወጣ አይቀረኝም ነበር። አሁን ግን እሱን አቁሜ በተቻለኝ መጠን መዝሙሮች ነው የምሰማው ከዛ ባለፈ ደግሞ ክላሲካል ነገሮችን አዳምጣለሁ ማለት ነው። እንደ በገና ራሱ በገና የቅዱስ ዳዊት በገና ራሱ ደስ ይለኛል መንፈሴን በደንብ ያረዛጋዋል። እና እነሱ ላይ ነው ያለኸው አሁን አመሰግናለሁ

አዎ ማሰላሰል አደርጋለሁ። እንዴ በጣም ነው የምወደው። እንደውም አንድ ነገር ላይ አንድ ሀሳብ ሲመጣልኝ የስራ ሀሳብ ሊሆን ይችላል። ከሰዎች ጋር በምን አይነት መልኩ ልገናኝ የሚሆን ሊሆን ይችላል። እንዲሁም ደግሞ አንዳንዴ በሆነ መጽሐፍ ዙርያ የምወደውን ነገር አነብና አንዱን ሀሳብ ይዤ ወደ ውስጤ እንዲሰርጽ ከማሰብም አንፃር አሰላስለዋለሁ። አይዲያዎቼን በደንብ እየዳበሩ እየዳበሩ ሲሄዱ አያቸዋለሁ። ያነበብኩትም ነገር በደንብ እየገባኝ ይመጣል ሌሎችም ነገሮች እንደዚህ ሞክሬ አውቃለሁ። አንዳንዴ ካለማስተዋልና በንዴት ውስጥ ስሆን ወይ ስበሳጭ ወይ ደግሞ የሆነ ነገር ጭንቀት ውስጥ ሲከተኝ ምናምን ሳላስበው በቃ ሃይ ድብን ያለ ሀሳብ ውስጥ የምገባበት ጊዜ አለ። ካላግባቡ የማስብበት ጊዜ አለ። እሱን ነገር ሳይሆን እያልኩ ያለሁት አንድን ሀሳብ ይዤ ግን በማብላላት በማሰላሰል ያ ሀሳብ የያዝኩት ሀሳብ እንዲዳብር አደርጋለሁ። ጊዜ ብዙ ጊዜ እና አዎ አሰላስላለሁ ለማለት እወዳለሁ። እመሰግናለሁ።

አዎ በደንብ ሰርቼ አቃለሁ ድሮ ከመመረቄ በፊት ጀምሮ ለበጎ አራጎት ድርጅቶች ሰርቼ አውቃለሁ አገልግዬ አቃለሁ። ከዛም በተጨማሪ ደግሞ ኢንተርንሺፕም የወጣው ሰዓት የበጎ አራጎት ድርጅት ላይ ነበረ። ሳገለግል የነበረው እና ከዛም ከተመረኩኝ በኋላ ለአንድ አመት ያህል ይመስለኛል እዛ ድርጅት ላይ በነፃ አገልግያለሁ። አንድ ኮምፒውተር የሚያስመጣ ድርጅት ነው እና እሱን ኮምፒውተር አምጥቶ በየትምህርት ቤቱ ተማሪዎች እድሉን እንዲያገኙ ኮምፒውተር መጠቀም እንዲችሉ። የሚያደርግ ድልጅት ነበረ ከአይርላንድ መንግስት ጋር በመተባበር ነበር የሚሰራው እሱ። ስራ እና ውይ በጣም ብዙ ሰዎችን ያወኩበት ብዙ ትምህርቶችን የወሰድኩበት ቦታ ነበረ ረዘም ያለም የበጎ አድራጎት ስራን የሰራሁበት ድርጅት ነበረ። እና እሱን ድርጅት በጣም ነው ማረሳው ምወደው አዎ የበጎ አራጎት ድርጅት ሰርቼ አውቃለሁ ለማለት እወዳለሁ። ከዛም ባለፈ ሌሎች ድርጅቶችም ከዛም ከወጣው በኋላ ሌሎች ድርጅቶችም እንደዛ የተወሰነ የተወሰነ ጊዜም ቢሆን ባይረዝምም አገልግዬ አውቃለሁ አሁንም የማገለግልባቸው ቦታዎች አሉ። አመሰግናለሁ።

ጥላ ወይ ፀሀይ ትመርጣለህ ወይ ነው የሚለው ምንም ጥያቄ የለውም ወይ ጥላ ጥላውን መርጬ ነው ጥላ ጥላ ባለበት በኩል ነው የሚሄደው አብዛኛው ጊዜ። ጠዋት ራሱ ቢሆን ማለት ነው ፀሀይ ብዙም አልችልም ብዙም አልችልም ፀሀይ እና በጣም ጥላ ያለበትን ቦታ እየመረቅኩኝ ከሌለ ደግሞ ጥላ ይዤ ነው የምዞረው ቦርሳዬ ውስጥ እና እሷን ወጣ አድርጌ አጥልቼ ነው የምንቀሳቀሰው ስለዚህ ምንም ጥያቄ የለውም ከጥላና ከፀሀይ ጥላ ነው የምመርጠው ዊ ፀሀይ ከባድ ነው አልፎ አልፎ አንዳንዴ ጥላ ረስቼም አንዳንዴ ደግሞ ከጓደኞቼ ጋርም ዝም ብዬ እየሄድኩኝ ሳላስበው ፀሀይ በጣም ሲመታኝ ስለምታመም ፀሀይን ብዙም ከእሷ ጋር ብዙም አልሰፋፈጥምና ጥላን ነው የምመርጠው አመሰግናለሁ በጣም

አዎ በጣም ማስታዉሰው ከአራት ከአምስት አመት በፊት የተከሰተ በበዓል የተከሰተ ነገርም ስላለ ከዛ ጋርም ስለማያይዘው በጣም የማስታውሰው ልዩ በዓል አለኝ። ከዛ በተረፈ ግን ሁሉንም ኢትዮጵያ ውስጥ የሚከበሩ በዓሎች ከትውስታ ጋር ከትዝዝታ ጋር የሚገናኙ ናቸው ልጆች ሆነን የምናከብራቸው አሁን ካደግን በኋላም ደግሞ በጣም አብዝተን የምናከብራቸው ማለት ነው። የኔ ልዩ ትዝታና ትውስታ ያለው ከፋሲጋ ወቅት ነው። ከፋሲጋ በፊት ሊከበር ስቅለት አለ። አርብ ቀን እና እሱን ቀን። ማረሳውና ሁሌም በመጣ ቁጥር የማስታውሰው አንድ ምክንያት አለኝ። እና ከዛ ጋር የተያያዘ በዛ ምክንያት ሁሌም ነው የማስታውሰው እሱን በዓል አመሰግናለሁ።

የትኛውን ወቅት ትወዳለህ ነው የሚለው? የፀሀይ ወቅት ደስ ይለኛል በበጋ ጊዜ ማለት ነው። ክረምት ላይ ያው ዝናቡም ይበዛል። ጭቃውም ይሆናል። ከወዲ ወዲህም ለመንቀሳቀስ እንዲሁም ደግሞ ትራን ስፖርት ለማግኘትም በጣም እንቸገራለን። በጋ ግን ያው ቆንጆ ነው። ወቅቱ ፀሀይም ብትሆን በጥላ እንወጣለን። ፀሀይ ብትሆን ከዛ በተረፈ ግን ለመንቀሳቀስም ለምንም ምቹ ስለሚሆን። እኔ የትኛውን ወቅት ትመርጫለሽ ቢባል የፀሀይን ወቅት የበጋን ወቅት እመርጣለሁ ማለት ነው። አመሰግናለሁ።

አዎ ስነምግባርማ ግድ ነው። በቃ ማክበር አለብኝ አከብራለሁ በደንብ የምንም የስራ ስነ ምግባር አከብራለሁ። የሀገር አከብራለሁ ያ ያ አካባቢ አለ። ሁሉንም ስነ ምግባሮች የሰው አለ። ሁሉንም ስነምግባሮች እግዚአብሔር ይመስገን አክብሬ የምኖር ሰው ነኝ። የማንንም ስነምግባር አልነቅም እና እንደዛ የማደርግ ሰው ነኝ። ለጥያቄው ደግሞ አዎ በደንብ በሚገባ በአክብሮት ነው የማከብረው ደስ ብሎኝ ነው የማከብረው። ስለምግባርም ማክበሬ ራሱ ያስደስተኛል በጣም አመሰግናለሁ በጣም።

አዎ ራሴን በደንብ ነው ምገመግመው ምን ያህል ስራ ሰርቻለሁ ምን ያህሉ ደሞ ካለ ስራ አሳልፌያለሁ ምን ያህሉን ደሞ በተሳክቶልኛል ምን ያህሉ አልተሳካልኝም ምን ያህል ጊዜ አቃጥያለሁ ምን ያህል ጊዜ በአጭር ሰዓት መስራት ያለብኝን ስራ አሳክቻለሁ ምን ያህል አጭር ሰዓት ሚጠይቀውን ረጅም ሰዓት በስራ አሳልፌያለሁ ምን ያህሉን ውጤታማ ሆኛለሁ ሚሉትን ነገሮች ራሴን በደንብ እገመግማለሁ ለስራ ብቻም ሳይሆን ለትምህርቴም ለማደርጋቸውም ነገሮች ለጤናዬም ለሁሉም የህይወት ዘርፎች አሁን ላይ የተማርኩት ነገር ቆም እልና ራሴን የመገምገሚያ ሰዓት ቀኑን እንዴት ነው ያሳለፍኩት ዛሬ የዛሬ ቀኔ እንዴት ነበረ ውጤታማ ነበረ ወይ ምን አይነት ጥሩ ነገሮችን ሰርቻለሁ ምን ያህል ጊዜዬንስ አባክኛለሁ ሚለውን ነገር በደንብ ራሴን በምገመግምበት ሰዓት አዎ በትክክል የስራ ግምገማም አደርጋለሁ እንዲሁም ራሴንም እገመግማለሁ አመሰግናለሁ።

የስልክ ባትሪ ያው በየጊዜው ነው ቻርጅ የሚደረገው። እንደው አራት አምስት ሰዓት። ይቆያል በጣም ከስልኬ ጋር ያለኝ ቁርኝነት። ስራዬንም ሁሉንም ነገሬን ከስልኬ ጋር ስለማደርግ በተቻለኝ መጠን ማታ ላይ ቻርጅ ለማድረግ እሞክራለሁ። ማታ ማታ ነው ብዙ ጊዜ ቻርጅ የማደርገው ስልኬን። ከዛ ውጪ ደግሞ ጠዋት ላይ ከተጠቀምኩበት በኋላ የሆነ እንዳለቀ የሆነ ሰዓት ቻርጅ አደርገዋለሁ ማለት ነው እንደዛ ነው የማደርገው። ግን የስልክ ባትሪዬ ብዙ አይቆይም። እንደው ከአራት እስከ ስድስት ሰዓት ይቆያል ማለት ነው። አመሰግናለሁ በጣም በጣም አመሰግናለሁ። የሚያነቃ ጥያቄ ነው።

ቅዳሜና እሁድ ምን ታደርጋለህ ነው የሚለው? ቅዳሜና እሁድ ብዙ ጊዜ የማደርገው። እንደው ለራሴ ነው ጊዜ ለመስጠት የምፈልገው ለራሴ ነው ጊዜ የምሰጠው ቤተክርስቲያን እሄዳለሁ። ከዛ በኋላ ማንበብ ያለብኝን ነገር አነባለሁ ጓደኞቼ ጋር መገናኘት ካለብኝ እገናኛለሁ። በደንብ ጊዜን ግን ቅዳሜና እሁድን ለራሴ ነው ጊዜውን የምሰጠው። የዛሬው ቅዳሜ ትንሽ አሞኝም ስለነበረ ብዙም የተለየ ነገር አላደረኩበትም። ነገ እሁድም እንደዚሁ ፀጉሬን እታጠባለሁ ብዬ አስባለሁ ከዛ ፀጉር ቤት እሄዳለሁ እና አርፍበታለሁ ብዬ አስባለሁ ይሄንን ነው። የማደርግበት አመሰግናለሁ።

በዚህ ታስተዳድራለህ ወይ ነው የሚለው ኧረ አላስተዳድርም ብዙ ጊዜ እኛ ቤት እናቴ ነች በጀት የምትመድበው የምታስተዳድረው ማለት ነው እኔ ግን ያው ምናልባትም ማግዛት ነገር ካለ የረሳችው ነገር ካለ ይሄንን አድርጊ ቀድመሽ ቀድሞ ይሄ ነገር ሳይልቅብሽ ይሄንን አሳኪ ብዬ እሷን እንደዛ አደርጋታለሁ ማለት ነው እመክራታለሁ ማለት ነው ከስራ ጋርም ከበጀት ጋ ብዙ የሚያገናኘኝ ነገር ስለሌለ እዛ ውስጥ አልገባም ቤት ውስጥ ያለውን ነገር ግን ከእናቴ ጋር እንዲሁም ከአባቴ ጋር የመመካከር እድሉን ገጥሞኛል። እኔ ባላስተዳድርም ረዳት ሆኜ ግን አውቃለሁ ለጥያቄው ግን አስተዳድሬ አላውቅም ነው መልሱ አመሰግናለሁ።